የምወደው እንስሳ ከቤት እንስሳት ውስጥ ውሻና ድመት በጣም ደስ ይለኛል። በተለይ ድመት። ለድመት በጣም ልዩ ፍቅር አለኝ። ምናልባት ለማዳ የቤት እንሳት ስለሆኑም ሊሆን ይችላል። ውሻም በጣም ደስ ይለኛል። እቤት ውስጥ ያደገ ውሻ የራሳችን ውሻ። በጣም እወዳለሁ ድመትና ውሻ ደስ ይለኛል

ያው የልጅነት መኖሪያ ቤቴ የገጠር ልጅ ስለሆንኩ በልጅነቴ መኖሪያ ቤቴ ጎጆ ቤት ነበረ በሳር የተሰራ ግድግዳው በግንብ ነው የተሰራው፤። በድንጋዩ ግንብ ቤት ነበረ የተወለድኩት እዛ ነው። ትንሽ እንዳደግኩ ስምንት አመት ወይ አስር አመት አካባቢ። ወደ ከተማ መጥቼ ትምህርት ቤት ገብቼ ይኸው አዲስ አበባ ነኝ ያለሁት አሁን

በብዛት የምነሳው አስራ አንድ ሰዓት ነው አስራ አንድ ሰዓት መነሳት በጣም እንደሚያነቃና ቀናችን የተባረከ እንዲሆን ስለተረዳሁ የምነሳው አስራ አንድ ሰዓት ነው። አስራ አንድ ሰዓት እነሳለሁ ሃያ ደቂቃ ጸሎት አደርጋለሁ ሃያ ደቂቃ ስፖርት እሰራለሁ ሃያ ደቂቃ ደግሞ የተለያዩ ነገሮችን የግል ስራዎችን እሰራና ሰዓቴ ሲደርስ ወደ ስራ እሄዳለሁ።

የቀን መቁጠሪያ ካላንደር አለኝ በካላንደር እጠቀማለሁ። ተጨማሪ ደግሞ እራሴ በግሌ ያወጣሁት ካላንደር አለ። በዚህ ወር ውስጥ ምን ማድረግ እንዳለብኝ። የየእለት በቀን በቀን የምሰራቸውን እቅድ አውጥቼ። የራሴ የግል መቁጠሪያም አለኝ አጠቃላይ ደግሞ ካላንደር እጠቀማለሁ

ቀዝቃዛ የአየር ሁኔታ እጅግ በጣም ነው የምወደው ከሞቀታማ ቀዝቃዛ ለሰውነቴ በጣም ምቹ ይሆናል ሪላክስ ወይ ደግሞ ምቾት ይሰማኛል። ቀዝቃዛ አየር በተለይ እጽዋቶች ያሉበት አካባቢ ያለው ቅዝቃዜ ይለያል ለእኔ ማለት ነው። ስለዚህ ከሙቀት ቀዝቃዛ አየርን በጣም እመርጣለሁ እወዳለሁ

ቀትር ማለት ያው ምሳ ሰዓት ነው ቀን የቀኑ ግማሽ ቀትር ይባላል። ቀትር ላይ የምመገበው ያገኘሁትን ነው ያው አፍሪካዊ ወይ ደግሞ ኢትዮጵያ አይደለን፤። ኢትዮጵያዊ ኢኮኖሚ ላይ ትንሽ ዝቅተኛ ስለሆንን ያገኘነውን ነው ምንመገበው እንጀራ ነው በብዛት እንጀራ ስለምወድ። እንጀራ ቦታ ነው ምመገበው ምሳ ላይ

ኦ ስለ ቅርብ ጓደኛዬ እጅግ በጣም ደስ ይለኛል ስለ ጓደኛዬ ስለተጠየቅኩ ጓደኛዬ አንድ ናት ያለችኝ የቅርብ ጓደኛዬ ሁሉንም ነገር እነግራታለሁ፤ እሷ ደግሞ በጣም ጎበዝ ናት። ሳይኮሎጅ መጽሐፍ በጣም ታነባለች፤ ህይወትን በጣም ተረድታለች እና በጣም ጎበዝ እና እኔን የምትረዳኝ ነች። እህቴ በላት

የትንኝ መረብ አልጠቀምም። ክፍለ ሀገር አካባቢ ከሄድኩ ግን ክረምት ላይ ነው በብዛት የምሄደው። እዛ ቅዝቃዜ ዝናብ ምናምን ስላለ ሳሮች አዳዲስ እጽዋቶች ስለሚበቅሉ። ትንኝ ይበዛልና በዛን ሰዓት የክፍለ ሀገር ሰው ትንኝ እንትን አጎበር ይጠቀማል። እዛ ስሄድ ስሄድ እጠቀማለሁ እዚህ ግን ተጠቅሜ አላውቅም

የቅጥር ሂደት በጣም ነው የሚያስጠላው ያው መቀጠር ማለት ለኔ ስተረጉመው መሸጥ ማለት ነው። ራስን ሸጦ ማንነትን ሸጦ ስብእናን ሸጦ። ቅንጣቢ ገንዘብ ጉሮሮ የማታርስ የማታጠግብ ቅንጣቢ ነገር ይወረወርልናል እሱ ደግሞ የገንዘብ ነጻነት አይሰጠንም። ያው ቅጥር ለኔ እጅግ በጣም ከባድ ነው።

እሳት ለማንደድ መጀመሪያ እንጨት እንሰበስባለን ከዛ ክብሪት ይኖራል ከዛ በኋላ የሰበሰብነውን እንጨት እንማግድና ክብሪት ለኩሰን እንጨቱ ላይ እናቀጣጥላለን መጀመሪያ ቀጠንቀጠን ያሉ እንጨቶች ቶሎ እንዲነዱልን እናደርጋለን። ከዛ ወፈፍራም እንጨቶችን እናደርግበታለን ይነዳል በቃ እሳት በዚህ መልኩ ነው የሚቀጣጠለው፤

ስነ ጥበብ በጣም ነው ምወደው የጥበብ ዘሮችን አጠቃላይ እወዳለሁ ኪነ ጥበብ፣ ስነ ጥበብ፣ እደ ጥበብ፣ ሚባሉ ነገሮችን በጣም ነው ምወደው ምክንያቱም ራሳችንን እንትን የፈጠራ ችሎታዎችን የምናዳብርበት ስለሆነ እወዳለሁ።

አዲስ አበባ ላይ ብዙ ሬስቶራንቶች አሉ እኔ ግን ሬስቶራንት ሳይሆን የምወደው መናፈሻ ነገር ደስ ይለኛል። የ እጽዋት የበዛበት አረንጓዴ ነገር የሚታይበት ቦታ። በጣም ደስ ይለኛል፣ ግን አካባቢዬ ላይ አንድ መናፍረሻ አለ። ወይም ሬስቶራንስ አለ እሱን በጣም ነው የምወደው

ወደ ገበያ የምሄድበት ጊዜ በዚህ ጊዜ ልል አልችልም ምክንያቱም እቤት ውስጥ ያሉት ነገሮች ባለቁ ሰዓት እሄዳለሁ የሚገዛ ነገር ካለኝ በቀን በቀንም ሊሄድ እችላለሁ። ግን በብዛት በሳምንት ነው የሚሄደው። አስቤዛ ለመግዛት የቤት ይሄ አትክልት እና ፍራፍሬ ነገር ለመግዛት በሳምንት ነው የምሄደው

ማታ ከስራ እንደመጣሁ እመገባለሁ ምግብ እስከ ሁለት ሰዓት ባለው ጊዜ መመገብ ነው ምፈልገው ከዛ በኋላ ግን ለመመገብ ትንሽ ይከብደኛል ያው ካራበኝ ዝም ብዬ ብተኛ ደስ ይለኛል ምክንያቱም ከመሸ በኋላ ምግብ መመገብ ውፍረት ስለሚያመጣ በብዛት በጊዜ ነው ከ አስራ አንድ ሰዓት እስከ ሁለት ሰዓት በለው ጊዜ እመገባለሁ።

ድፎ ዳቦ። በደንብ እችላለሁ በእሳት ለዛውም ማለት ነው። በኩበት በእሳት መጀመሪያ ሊጡ ይቦካል ከዛ በኋላ ኩፍ ሲል። ኩባይ ይደረግና ገበር ምጣር ላይ እሳት ይነደዳል። ገበር ምጣዱ ሲገል ሊጡ ይደረጋል። ከዛ ብረት ምጣድ ይከደንና እሳት ይነደድበታል ድፎ ዳቦ ይባላል በኢትዮጵያ ማለት ነው።

አዎ የማስታውሰው ጥሩ መምህር አለ ሴት ናት ሰባተኛ ክፍል ሂሳብ አስተማሪ። በጣም አስታውሳታለሁ ጎበዝ ናት በጣም ተጨማሪ ጂኦግራፊ አስተማሪ። ልጆችን ማሳተፍ ላይ በጣም ጎበዝ ናት ልጆች ሰርተው እንዲሰሩ ማለት ራሳቸው ተሳስተው እንዲያስተካክሉ ነበር የምታደርገው ሁለቱን አስታውሳለሁ።

የምወደው ጣፋጭ ምግብ በጣም ጣፋጮች እወዳለሁ ኬክ እወዳለሁ አይስክሬም እወዳለሁ ቸኮሌት እነዚህ ጣፋጭ ነገሮች ባይመከሩም እኔ በጣም ነው የምወዳቸው።

ደሞዝ የሚለው ያው ደምና ወዛችንን ጥበር ግን ከሃያ አምስት እስከ ሰላሳ ባለው ቀን ይከፈለናል። በሰላሳ ነው ያው ሰላሳ ቀን ሰርተን ነው የሚከፈለን ግን የኛ መስሪያ ቤት ከሃያ አምስት እስከ ሰላሳ በላይ ጊዜ ይከፍለናል ማለት ነው። ደመወዛችን እናገኛለን ከዛ የምናደርገው እናደርጋለን

የቤቴ ጣራ የተሰራው ማዳበሪያ ኮርኒስ ነው፤። የጭቃ ቤት ውስጥ ነው የምኖረው። ያው ኢትዮጵያ አይደለን። ቅጥር ስለሆነ ደሞዛችን ስለማይበቃ። በመጠኑ ነው በመጠናችን ነው የተከራየነው እና የቤቴ እችን ጣራ መደበሪያ ኮርኒስ ነው

እጅግ በጣም እየፈለኩ ነው የስራ እድገት ከሚፈልጉ ሰዎች ውስጥ አንዷ እኔ ነኝ። ለዛም ነው የራሴ ቢዝነስ እየሞከርኩ ያለሁት ማለት ነው። ያው ሙሉ ለሙሉ ባይሆንም። የራሴን ቢዝነስ የራሴን ስራ ለመስራት እየታገልኩና እየሞከርኩ ነው። ያው ውጤታማ እንደምሆን ተስፋ አለኝ

ቤቴን በቆሸሽ ሰዓት አጸዳለሁ ያው በብዛት ሰራተኛ ስለሆኑኩ ጧት ነው ወጥቼ ማታ ነው የምገባው በጣም ከቆሸሸ ማታም ቢሆን አጸዳለሁ። ጊዜ ሰዓት ከተረፈኝ ደግሞ ጠዋትም አጸዳለሁ። ጊዜው እንደቆሸሸና መጸዳት እንደሚፈልግ ከሆነ በተለያየ ጊዜ አጸዳለሁ

ዋና ሀላፊነቴ ያው ራሴን መምራት፣ ቤተሰቤን መምራት እና ማስተናደር ቤት ውስጥ ማኔጅ ማድረግ፣ ነገሮች ሲጎሉ የጎደሉትን ነገር ማስተካከል መሰራት ያለበት ስራዎች እንዲሰሩ መስመር ማስያዝ እና የተለያዩ እቅዶችን መቅደል ይሄ ሀላፊነቴ ነው።

እኔ ሁለገብ ስራ ስለምሰራ በተፈጥሮዬ ማለት ነው። ሁሉንም ስራ ላይ ስለምሳተፍ ተቋም ይወደኛል የመስሪያ ቤቱ። አስተዳዳሪዎች አጠቃላይ ይወዱኛል ከአለቃዬ ጋርም በጣም እጅና ጓንት ነን። እታዘዛለሁ ፍሌክሲብል የሆነ ወይ ደግሞ ቀና አስተሳሰብ ስላለኝ ብዙም ካለቃዬ ጋር መልካም ግንኙነት ነው ያለኝ

ኖሮኝ ሌሎችን ብረዳ በጣም ደስ ይለኛል ግን ካለው የኢኮኖሚ ጫና ማድረግ የምችለው በሀሳብና በምክር ነው። ሰዎችን ልረዳ የምችለው ያው በገንዘብ ለራሴም ስለማይበቃኝ ብዙ ጊዜ አልረዳም። ነገር ግን ቢኖረኝ እጅግ በጣም መርዳት እወዳለሁ

የህዝብ በማመላለሻ አይቶብስ በጣም ነው የምጠቀመው አሁንም ራሱ አይምሮዬ ላይ። በልጅነቴ ተማሪ ሆኜ በባስ ስለሆነ የምመላለሰው። አሁንም ሮጬ ከታክሲ ይልቅ ህዝብ ማመላለሻ ውስጥ መግባት ነው ደስ የሚለኝ ማለት ነው። ምክንያቱም የበፊት ልማዴ አሁን ድረስ ስላለ ማለት ነው

በቡድን መስራት በጣም ደስ ይለኛል እወዳለሁ። ምክንያቱም አንዱ ጋር ያለው ጎደሎ አንዱ ጋር ሙሉ ሊሆን ይችላል፤። ስለዚህ መረዳዳት አለ። ግን ምንድነው ቀናነት መኖር አለበት። በቡድን ለመስራት መናበብ የሚባል ነገር አለ። እርስ በእርስ ከተናበብን በቡድን መስራት ተተግባባን በቡድን መስራት ደስ ይለኛል

ኦ ጣፋጭ ነገር በጣም ነው የምወደው አይስክሬም ደግሞ አንደኛ ነው። ጣፋጭ ባይመከርም ጣፋጭ እወዳለሁ አይስክሬም ደግሞ በጣም ደስ የሚል ነገር ስለሆነ አይስክሬም በጣም ነው የምወደው። አይስክሬም ብቻ ሳይሆን ሌሎች ጣፋጭ ነገሮችን አዘውትሬ ባይሆንም ካገኘሁ እወያለሁ

የደንበኞችን እርካታ በጣም ነው የማሳውቀው በሪፖርት መልክ ነው እንደውም ማስተውሼ ይዤ በጽሁፍ ለሚመለከተው አካል በደንብ አድርጌ ማብራሪያ እየስጠው። አሳውቃለሁ ምክንያቱም እርካታ ማለት ያው አዎንታዊ ነገር ስለሆነ ቀና ነገር ስለሆነ። ውጤቱ ደግሞ በቀና ሲገለጽ እጅግ በጣም ስለሚያስደስት። አሳውቃለሁ

ስልኬ ያው ቻርጅ አደርጋለሁ በሞላ ሰዓት እነቅለዋለሁ በርግጥ እኔ ቲክቶክ ዩቲዩብ ኦንላይን ስለምጠቀም ቶሎ ቶሎ ይዘጋል ለግማሽ ቀን ለግማሽ ቀን በላይም ሊቆይ ይችላል ግን በብዛት ግማሽ ቀን ድረስ ነው እኔ የምጠቀመው። ቪዲዮ ነገሮች በብዛት ባትሪ ስለሚጨርሱ ግማሽ ቀን ድረስ ነው የምጠቀመው።

አዳዲስ የስራ ግንኙነቶች በጣም ነው እምፈጥረው። አዲስ ነገር ደስ ይለኛል አዲስ ነገር መልመድ አዲስ ነገር መተዋወቅ ከአዲስ ነገሮች ጋር አዳዲስ ነገሮችን ሰዎችንም አዳዲስ ሰዎችን መተዋወቅ በጣም ነው እምወደው። በዚህም የተነሳ አዲስ የስራ ግንኙነት በደንብ ነው እምፈጥረው። ፈጥሬም አውቃለሁ ከዚህ በፊት

ኮከቦችን መመልከት ብቻ ሳይሆን መቁጠር ራሱ ደስ ይለኛል አይቆጠሩም እንጂ ርቀት ስላላቸው አይቆጠሩም። ማታ ጨረቃ ባለችበት ከዋክብት በወጡበት ውጭ ላይ ወጥቶ መናፈስ እጅግ በጣም ከምወደው ነገር አንዱ ነው። ስለዚህ ኮከብ ለመቁጠር እሞክራለሁ። ኮከብ መመልከትም በጣም ነው የምወደው

በትምህርት ቤት ውስጥ አማርኛ ትምህርት በጣም ደስ ይለኛል አማርኛ አፍ መፍቻ ቋንቋዬ ስለሆነ። ያው ብዙ የሚከብድ ነገር የለውም። መጻፍ እወዳለሁ ከልጅነቴ ጀምሮ። ቋንቋውን መናገር ስለምወድ አማርኛ ትምህርት እጅግ በጣም ከምወደው። የትምህርት አይነት ውስጥ ነው

በመስመር ላይ ቪዲዮ አልመለከትም ምናልባት በመስመር ላይ ቪዲዮ ትመለከታለህ ነው የሚለው መስመር ላይ ማለት መንገድ ላይ እየሄድኩ ቪዲዮ አላይም። ቪዲዮ የማየው የሚጠቅመኝን ብቻ ነው ፊልምም ከሆነ ታሪኩ የሚያጓጓና የሚጠቅመኝ ከሆነ ነው እንጂ ራሴን ሚዲያ ላይ ብዙ የምቆጣጥር ሚዲያ እንዲቆጣጠረኝ አልፈቅድም

በመንገድ ላይ ምግብ አልፎ አልፎ ነው እንጂ ብዙ አልገዛም። ግን ከራበኝና ከጓደኞቼ ጋር ወክ እያደረኩ ከሆነ ቺፕስ ገዝቼ እየበላሁ ሊሄድ እችላለሁ። ሳምቡሳ ገዝቼ እየበላን አብረን ወክ ልናደርግ እንችላለን። ብቻዬን ከሆንኩ አስተዳደጌም አይፈቅድምና ብዙ ጊዜ አልገዛም።

ዋው የአካል የአካል የአካል ብቃት እንቅስቃሴ በጣም ነው የማደርገው። ስፖርት መስራት ደስ ይለኛል ሩጫም ትንሽ ትንሽ እሮጣለሁ ግን ጠዋት ጠዋት ሁሌ ሁል ጊዜ። ጃምፒ ጃክ እሰራለሁ ገመድ ዝላ እዘላለሁ ቁጭ ብድግ እሰራለሁ እነዚህ የየእለት ስፖርቶቼ ናቸው። አይቋረጡም

የተወለድኩበት ሀራምባ ከተማ ይባላል ሀራምባ ማለት። በአንዲት በገጠሪቷ ክልል ውስጥ መሃል ላይ አነስተኛ ከተማ አለች እሷ ናት። ሀራምባ የምትባለው እና እዛ አካባቢ ነው የተወለድኩት። ያው በልጅነቴ ለትምህርት ስደርስ ወደ ከተማ ወደ አዲስ አበባ መጣሁ። ስቲል ናው አዲስ ነኝ ያለሁት እዚሁ ነው ያለሁት አዲስ

በመስመር ላይ ሙዚቃ አልሰማም። ሙዚቃ ሰሚ አይደለሁም ብዙ። አጋጣሚ እግረ መንገዴን ነው እንጂ የሙዚቃ አድማጭ አዳማጭ አይደለሁም። ምክንያቱም ሙዚቃ የማዳምጥበትን የሚጠቅመኝን መጽሐፍ ባነብ ይጠቅመኛል ብዬ ስለማስብ፤ ይሄ የሚዲያ ብዙም እንዲቆጣጠረኝ አልፈቅድለትም።

ከስራ ባልደረቦቼ ጋር እጅግ በጣም ጥሩ ግንኙነት አለኝ። ምክንያቱም እኔ በባህሪዬ ቀና አስተሳሰብ ነው ያለኝ ከሁሉም ሰው ጋር ተገብቶ የመኖር አቅም ስላለኝ ከሁሉም ሰው ጋር የሁሉንም ሰው ባህሪ ተረድቶ በእነሱ ባህሪ መሄድ የሚሄድ አቅም ስላለኝ ከሁሉም ጋር ጥሩ ግንኙነት አለኝ።

ሃይማኖታዊ ክብረ በዓል በጣም ነው የማከብረው ለምሳሌ ነገ ጥምቀት ነው ከነገ ወዲያ ነገ ታቦታት ይወጣሉ። አልባሳት ልብሶቼን አስተካክያለሁ ነገ የምለብሳቸውን ልብሶች። ፀጉሬን አስተካክያለሁ ስለዚህ ሃይማኖታዊ ክብረ በዓል በጣም ነው የማከብረው። የጥምቀት በአልንም ለማክበር ይሄው እየተዘጋጀው ነው

በበጋ ወቅት ብዙ አይመቸኝም የአየር ንብረቱ እውነት ለመናገር ሁሉ ነገሬ ነው የሚዝለው ይደክመኛል ግን ሆኖም ግን ሳሳ ያለ ልብስ ነው የምለብሰው ውሃ እጠጣለሁ፣ ዣንጥላ ለመጠቀም እሞክራለሁ፣ ሰውነቴ እንዲመቸው የተቻለውን ምቹ ቦታን እመርጥለታለሁ እንጂ በበጋ ወቅት ያው እነዚህን ነገር ነው የማደርገው።

በምን ትመገባለህ? በሳህን ነው የምመገበው። ያው እንደማንኛውም ኢትዮጵያዊ እንደባህላችን ምሳቃ ከሆነ በምሳቃ እመገባለሁ፤ ወይ ደግሞ ከሆነ ደግሞ በትሪም ሊሆን ይችላል። በብዛት ግን በሳህን ነው ምን ምመገበው ማለት ነው። ጠረጴዛ ላይ እርጌ በሳህን እንመገባለው።

ቅርጫት የለኝም ምን ቅርጫት የለኝም። ግን የሆነ ጊዜ ወተት የፓስቸራላይዝ የሆነ ወተት እየሰራሁ ነበረ። እነሱን ቅርጫቶች ነበሩኝ። ለጊዜው ግን አሁን ባለሁበት ቅርጫት የለኝም እነሱንም አትክልት ተክዬባቸዋለሁ። ግን በቋሚነት ቅርጫት የለም

በብዙ ህዝብ መካከል ማውራት ትንሽ ፈራ ነበረ። በፊት ያው አስተዳደጌ ብዙ ጊዜ ሰው ፊት ወጥቼ እንድናገር አይፈቀድልኝም። ፈሪ ሆኜ ነው ያሳድጉኝ እና በዛ የተነሳ አይመቸኝም ነበር። አሁን ግን በብዙ ህዝብ መካከል መሆን ብዙ አያስፈራኝም። ደስ ነው የሚለኝ እንደውም ማለት ነው። ደስ ይለኛል

መዋኘት በጣም ደስ ይለኛል። መዋኘት በጣም ከሚያዝናኑ ነገሮች አንዱ እንደሆነ አውቃለሁ ለመቻል አልችልም የእውነት ለመናገር ማለት ነው መዋኘት አልችልም። ግን ፍላጎቱ አለኝ። ፍላጎቱ ካለኝ ደግሞ አንድ ቀን እንደምችል በጣም ተስፋ አለኝ። እችላለሁ ብዬ አስባለሁ ዋናው ነገር አስተሳሰብ ስለሆነ

ብዙ የወተት ተዋጾች ቢኖሩም በዋናነትም እምወደው አይቤ ነው። አይብ በጣም ደስ ይለኛል አንደኛ የምወደው አይብ ነው ቅቤ ያው ማንኛውም ሰው ስለሚወድ ቅቤ እወዳለሁ። ከዛ በተጨማሪ። እንትን ይሄ አባዳ የሚባል አሬራ ይባላል በአማርኛ እሱን እወዳለሁ

የስራ ጊዜ እንዳልኩት የነገን እቅዴን ዛሬ ማታ ነው ጽፌ ማድረው የስራ ጊዜም በአግባቡ ነው ምጠቀመው ምንም አይነት ጊዜ እንዲባክንብኝ አልፈልግም። ያለኝ ጊዜ በአግባቡ ማረፍ ካለብኝ አርፋለሁ መስራት ካለብኝ እሰራለሁ የምሳ ሰአቴን፤ የእረፍት ሰዓቴም እንዳለ ሆኖ በአግባቡ ነው ምጠቀመው

ጭንቀት ሲሰማኝ በተለይ ስራ ላይ ከሆንኩ አየር ወደ ውስጥ እስብና ለተወሰነ ሰከንድ ቆይና ባፌ አስወጣዋለሁ ለሁለት ለሁለት ደቂቃ እስባለሁ ወደ ውጭ አስወጣለሁ ስባለሁ ወደ ውጭ አስወጣለሁ ንጹህ አየር ወዳለበት አካባቢ እንቀሳቅሼ ሰውነቴን አድሼ እመልሳለሁ።

ሽማግሌዎችን ዝቅ ብዬ ነው ማከብረው ጎንበስ ከቆሽሹ አጥቤ ከታመሙ አበርትቼ አስታምሜ ከመደገፍ ካለብኝ ደግፌ ሲናገሩ አዳምጬ ክብር ሰጥቼ ዝቅ ብዬ ነው ሽማግሌዎችን የማከብረው

ሰነዶች አዘጋጃለሁ በአቅሜ ማለት ነው ሰነዱ እሚያስፈልጋቸው ሀሳቦች በሰነድ ተሰነደው እሚቀመጡ ነገሮችን ካሉ በደንብ አድርጌ ነው። እማዘጋጀው ምክንያቱም በሰነድ መልክ ሲቀመጥ ታሪክ በደንብ አድርጎ ለወደፊት ለትውልድ መማሪያ ይሆናል። ብዬ ስለማስብ

ግጭቶችን ማስተካከል በጣም ነው የምችለው። እእ ግጭት ይኖራል እእ ግጭት ሲኖር ግን አንዱ አንዱን እ እ በንግግር በውይይት ፈቶ እ ነገሮችን ማስተካከል ይቻላል። ለዛም ነው ከሰው ጋር ከብዙ ሰው ጋር መግባባት የምችለው እ ለዛ ይመስለኛል። ግጭቶችን በደንብ ነው የማስተካክለው

ከልብስ አይነቶች ውስጥ ቱታ በጣም እወዳለው ቱታ ሪላክስ ወይም ምቹ ስለሚያደርገኝ ይመስለኛል። ቱታ በጣም ደስ ይለኛል ሁለተኛ ነገር ደግሞ ባህላዊ ልብስ ሀበሻ ቀሚስ የኢትዮጵያ ባህላዊ ልብስ ነው። ለዛ ሀበሻ ቀሚስ በጣም እወዳለሁ። ሌሎችንም እወዳለሁ አልጠላም

የእረፍት ጊዜ የምመኘው እሁድ እሁድ ደስ ይለኛል። እሁድ ያው የእረፍት ጊዜ ነው። ምክንያቱም ሰንበት ስለሆነ መንፈሳዊ ቦታ ይኬዳል ጠዋት ቅዳሴ አለ። ጸሎት ይደረጋል ነፍሳችንን ከፈጣሪ ጋር የምናገናኝበት ጊዜ ስለሆነ እሁድን በጣም እወደዋለሁ። ከእረፍት ቀናቶች

አዎ ኢንተርኔት አለኝ። ኢንተርኔት አለኝ የዳታ ጥቅል አለኝ ጥቅል ገዝቻለሁ። ምክንያቱም ስልኬ ላይ መንገድ ላይ የሆነ ነገር መስራት ብፈልግ እየሄድኩ መረጃዎችን ማየት ብፈልግ በቀላሉ ከስልኬ ላይ መጠቀም እንድችል ኢንተርኔት ወይም ደግሞ ዳታ ፓኬጅ ገዝቻለሁ አለኝ

ቤተሰቦቼ ሰበብ ካገኙ በነገራችን ላይ ድግስ ይወዳሉ የኔ ቤተሰቦች ምክንያት ይወዳሉ ሰው ትንሽዬ ነገር ፕሮግራም ካለ ይሰበሰባሉ። ለበአል ግን አይገርምም በዓል በዓል በጣም አመታይ በዓል። ይሰበሰባሉ ቤተሰቦቼ ማለት ነው። ስለዚህ በብዛት ለበአል ለበአል ነው የሚሰበሰበ

ሚተርፈኝ ከሆነ አካፍላለሁ ያለኝን ተራብኩ ብሎ ሰው ከመጣ አካፍላለሁ ያው ያለው ነገር የኑሮ ሁኔታ ትንሽ ከበድ ይላል እንጂ አካፍሎ መብላት ከፈጣሪ ዘንድም በረከትና ጽድቅን ያስገኛል ስለዚህ ያለው ለሌለው ቢሰጥ ጥሩ ነው።

በመስመር ላይ እማራለሁ በማንኛውም አጋጣሚ መማር ደስ ይለኛል። እንደውም እኔ በተፈጥሮዬ ወረቀት እንኳን የወደቀችው ወረቀት ካለች አንስቼ አንብቤ ነው መልሼ የምጥላት። የሚጠቅም ነገር ከተለያየ ቦታ ስለሚገኝ በመስበር ላይ መማር ደግሞ ቀላል ነገር ስለሆነ እማራለሁ

አካባቢ በድልድይ አለ ሶስት ድልድይ አለ እንደውም አስፋልት እየተሰራ ነው መንገድ እየተሰራ ነው። አካባቢያችን ላይ እና ድልድዮችም በዛው ልክ እየተሰሩ ነው ሶስት ድልድዮች አሉ። አካባቢያችን ላይ እንደውም መኪና ሁሉ አያልፍም አሁን ሰሞኑን በጣም እየተሰራ ስለሆነ ማለት ነው። ስለዚህ ሶስት ድልድይ አለ

የኔ ጥቅማ ጥቅሞች ሰዎች ከእኔ ያገኛሉ ብዬ የማስበው ጥቅማ ጥቅም ከምንም በላይ ይሄ ቁራጥነት ጀግንነት የፈጠራ ባለቤት መሆን። ይሄ ነገሮችን መጋፈጥ። ጠንካራ መሆንን ብርታትን ለሰዎች አከፍላለሁ ብዬ አስባለሁ

ቤቴን የማስውበው በሚመቸኝ መንገድ ነው በሚመቸኝ መልኩ አስውበዋለሁ። እኔን ደስ ባለኝና ውስጤ ባዘዘኝ መንገድ አስውበዋለሁ። ለምሳሌ ወረቀት ቆራርጬም እኔን ካስደሰተኝ በወረቀት አበባ ሰርቼ ቤቴ ላይ ልለጥፍ እችላለሁ። መኝታ ቤቴ ላይ ማለት ነው ስዕል ስዬ ልለጥፍ እችላለሁ። ቀለም ልቀይር እችላለሁ በተለያየ ነገር ቤቴን አስውባለሁ ምንጣፍ በመቀየር የተለያዩ ነገሮችን በማረግ

ቤቴና ስራዬ ብዙ አይራራቅም ሰላሳ ደቂቃ ነው በብዛት በእግሬ ነው እምሄደው። ከቤት ከስራ ወደ ቤት ወይም ደግሞ ከቤቴ ወደ ስራ እምሄደው በእግሬ ነው። የእግር መንገድ ያው ይመከራል። ብዙ ባይበዛም ሰላሳ ደቂቃ አርባ ደቂቃ የእግር መንገድ መጓዝ ጤነኛና ጠንካራ እንድንሆን ትንፋሻችን እንዲስተካከል ያደርገናል

ውሃ ማምጣት መቅዳት ውሃ መቅዳት አውቃለሁ። ክፍለ ሀገር ቀድቼ አውቃለሁ የሆነ ከምንጭ ውሃ ከወንዝ እናገኛለን ከምንጭ እናገኛለን። ያው ጅረት ይባላል ወይም ወንዝ ይባላል። ከዋንባ ስለዚህ ከሩቅ ቦታ ተቀድቶ በጀሪካን ከዛ በኋላ ተሸክመን ወደ ቤት እናመጣለን ማለት ነው

የይለፍቃሌን እጠብቃለሁ በደንብ አድርጌ ነው የምጠብቀው። ግን አንዳንዴ ያው ሰዎች እኛ እንዳሰብናቸው አይደሉም እኛ ቃል ብንጠብቅ እነሱ አይጠብቁም። እና ያው ከፈጣሪ ነው ሁሉን ነገር የምናገኘው። እና መልካም ነገር ማድረግ መልካም ነው ብዬ አስባለሁ። እኔ ቃሌን አክባሪና ጠባቂ

በቀን እንደ ስራው አይነት ነው እኔ ለስራ ነው የምጠቀመው ሚዲያ እንዲቆጣጠረኝ አልፈቅድለትም ቲክቶክ አለኝ፣ ዜና ላይም ብዙ የሚጠቅመኝ ካልሆነ ስራ መስራት ነው፣ ፊልም ግን እወዳለሁ ፊልም ስለምወድ ፊልም አያለው ከዛ ውጪ ለስራ ነው የምትጠቀመው እና ሰዓት ምን ያክል እንደሆነ ላቅ አልችልም ግን ሶስት ሰዓት ይመስለኛል ዝም ብዬ።

የእቃ ቁጥጥር አደርጋለሁ የንብረት ቁጥጥር አደርጋለሁ ቤት ውስጥ ያሉት ሰዎች ወይም ደግሞ አብረውኝ የሚኖሩ እቃ ሊሰብሩ ይችላሉ። ብርጭቆ ሊሰበር ይችላል፤ ሳህን ሊሰበር ይችላል፤ የተለያዩ ነገሮች ሊሰበሩ ይችላሉ። እና ያንን ካየው ዝም አልልለም ለምን ይሰበራል እላለሁ እቆጣለሁ። ቁጥጥርም አደርጋለሁ

ማዕድን ማዕድን የምግብ ማዕድን ከሆነ እጠቀማለሁ ለምሳሌ ቬጂቴብል በማዕድን የበለፀገ ነው የጓሮ አትክልቶችን በጣም ነው የምጠቀመው እጠቀማለሁ። ማዕድን ያው ለጤና ተስማሚ ስለሆነ ስለሚያስፈልገን ለሰውነታችን ማአድን ከሚጠቀሙት ውስጥ አንዷ እኔ ነኝ

ለስራ ትንሽም ቢሆን እጓዛለሁ እሄዳለሁ ወደ ስራ ስሄድ በእግሬ ነው የምሄደው። እንዳልኩት ሰላሳ ደቂቃ ጠዋትና ማታ ጉዞ አለብኝ። ራሴ አስቤበት ነው። ጠንካራ እንደሆን ስለምፈልግ ትራንስፖርት አልጠቀምም። ስለዚህ ለስራ እጓዛለሁ አዎ በደንብ ነው የምጓዘው ለስራ ለስራ ማለት ነው

በተፈጥሮ ውስጥ መራመድ በጣም ደስ ይለኛል። እጽዋቶች ያሉበት አረንጓዴ ልምላሜ ያለበት ተፈጥሮን እያደነቁ ተፈጥሮን እየጎበኘሁ እያየሁ እየነካሁ እየዳሰስኩ ንጹህ አየር እየተነፈስኩ። በተፈጥሮ ውስጥ መራመድ እጅግ በጣም እወዳለሁ። ደስ ይለኛል። ደስተኛ ነው የሚያደርግ

መተየብ በፍጥነት አልችልም። በቅስታ ነው። ምክንያቱም የመተየብ ልምድ ብዙ አለኝ ብዬ አላስብም በተሻለ መጠን በራሴ ሞክሬ ሞክሬ ነው መተየብ ራሱ የቻልኩት እና ብዙ ችሎታው ባይኖረኝም ግን ትንሽ ትንሽ እሞክራለሁ ብዬ አስባለሁ

ኢሜል እጠቀማለሁ አለኝ ሁለት ኢሜል አድሬስ ነው ያለኝ አንደኛው ፌስቡክ ላይ ዝም ብዬ ያው በፊት ተማሪ ሆኜ የፈትኩት ነው አንደኛው ደግሞ አሁን ይሄ የምጠቀምበት ነው፤ ስለዘህ ኢሜል እጠቀማለሁ ኢሜል አድሬስም አለኝ። ምክንያቱም ኢሜል በጣም ጠቃሚ ነገር ስለሆነ ቴክኖሎጂ ስለሆነ አለኝ

ሾርባ እወዳለሁ በተለይ ስጋ ያለበት ሾርባ ደስ ይለኛል ጎድን እና ጎርድ ጎርድ ያለ ስጋ ያለበት ደስ ይለኛል ፍስክ ከሆነ ማለት ነው። ጾም ከሆነ ደግሞ የምስር ድፍን ምስር የተከተተበት። እና አትክልት የበዛበት ሾርባ በጣም ደስ ይለኛል ሾርባ አጠቃላይ በጣም ነው የምወደው

ሰንደል ትለብሳለህ ምናልባት ነጠላ ጫማ ይመስለኛል ነጠላ ጫማ ከሆነ አደርጋለሁ በደንብ ነው የማደርገው ሰንደል ነጠላ ስሪፐር በጣም ደስ ይለኛል። አቧራ ምናምን ግን አካባቢያችን ያው ቅድም እንደገለጽኩት የተቆፈረ መንገድ እየተሰራ ስለሆነ አቧራ ስላለ ለጊዜው አሁን ሽፍን ጨመማ ነው እንጂ የማደርገው። ሳንደል ልወድ

ሻማ ማብራት በጣም ነው የምወደው በተለይ አመታዊ ባእል ሲሆን ሚካኤል ገብርኤል ማርያም መድኃኒዓለም ሲሆን እናበራለን እኛ። ቡና አፍልተን ሻማ እናበራለን ወይ ደግሞ ስዕል ወስደን ሻማን እንለኩሳለን እናበራለን። ቤተክርስቲያንም እንወስዳለን ሻማ ማብራት እወዳለሁ።

ስፖርት በጣም እወዳለሁ አጠቃላይ ስፖርቶችን ማለት ነው። ግን አንዳንዴ ያው ሰውነቴ ልምድ ስለሌለው የሚያደክመኝና የሚያቆም ስትራፕ የሚያሲዘኝ የሚያቆስለኝ ስፖርት ስላለ ነው። ስለዚህ በብዛት እኔ ገመድ ዝላይ ደስ ይለኛል ሩጫ ደስ ይለኛል። እና ቀለል ያሉ ስፖርቶች በጣም እወዳለሁ

የምወደው ከተማ ያው ከሀገሬ ከኢትዮጵያ አዲስ አበባን በጣም እወዳታለሁ አዲስ አበባ ብዙ ብሄር ብሄረሰቦችን ብዙ ማህበረሰቦችን አቅፋ የያዘች ናት። ሲቀጥል ደግሞ የኢትዮጵያ ዋና ከተማ ስለሆነች አዲስ አበባ በጣም ከምወዳት ከተማ አንዷ ናት እወዳታለሁ አዲስ አበባ

ሁሉንም አዲስ ነገር መማር እፈልጋለሁ። በዋናነት ግን ቴክኖሎጂን መማር በጣም ቴክኖሎጂን እኩል መራመድ ባልችል እንኳን በቃ ቴክኖሎጂን መከተል እፈልጋለሁ ከኋላ ከኋላው መከተል ማወቅ። አውቄ ማሳወቅ እፈልጋለሁ ቴክኖሎጂን ነው በጣም መማር የምፈልገው ማለት ነው

ማህበራዊ ሚዲያ እጠቀማለሁ እንዳልኩት ብዙ ሚዲያ ተከታታይ ባልሆንም መረጃዎችን ስፈልግ ምፈልጋቸውን ነገሮች ለማግኝት ማህበራዊ ሚዲያን እጠቀማለሁ በነገራችን ላይ ማህበራዊ ሚዲያ ለሚጠቅም ካዋልነው መልካም ነገር እና ጥሩ ነገር አለው።

ከፀሀይ ራሴን የምጠብቀው ዣንጥላ በመያዝ እንደገና ደግሞ ፀሀይ በከረረችበት ወይም ደግሞ በጣም በጋለችበት ጊዜ አለመንቀሳቀስ። መንቀሳቀስ ያለብኝ ጠዋት ማታ። እንደዛ በማድረግ መሄድ እንኳን ካለብኝ ዣንጥላ ወይም ጥላ ይዤ እከላከላለሁ

የድርጅቱን ባህል እወዳለሁ። ሲጀመር እዛ ድርጅት ውስጥ መስራት ካለብኝ የድርጅቱን ባህል፣ ስርዓት፣ መተዳደሪያ ደንብ በደንብ አድርጌ መቀበልና ወደ ራሴ አዋህጄ ስራው ወደ ስራ መግባት አለብኝ። አለበልዚያ ያተቋም እኔ ሰራተኛው አይደለሁም ማለት ነው። ስለዚህ የድርጅቱን ባህል እወዳለሁ